እሺ ስለቤተሰብህ ንገረኝ ይላል ያው ቤተሰብ እንግዲህ ምንድነው? ቤተሰቦቼ ወይንም ደግሞ እናትና አባቴ የገጠር ላይ ነው የሚኖሩት እኔም ተወልጄ ያደኩት በትንሽዬ የገጠር መንደር ውስጥ ነው ያው ከከተማ ብዙ አይርቅም ቅርብ ነው የአንድ ሰዓት መንገድ የሚሆን መንገድ ነው ያለው። እና ያው ተወልጄ ያደኩበት አካባቢ በጣም ደስ የሚል አካባቢ ነው። ቤተሰቦቼ ምንድነው እሱ በተለይ አባቴ በትምህርት ያምናል። በመማር ነው የሚያምነው እሱ ብዙ አልተማረም ያው መሰረተ ትምህርት ተምሯል ማለት ማንበብ መጻፍ ይችላል አማርኛ። እና ያው ግን በማስተማር በጣም ያምናል የሰው ልጅ ሲማር ነው የሚለወጠው ብሎ ነው የሚያስበው እና። ያው አባቴ ሁሉንም ልጆቹን አስተምሯል ያው በሚችለው መልኩ ለመደገፍና ለማስተማር ሞክሯል። እንግዲህ ያው በፊት ላይ ትንሽ የኢትዮጵያ ኑሮም ከበድ ይላል። ይመስለኛል ያው አንደኛ ነገር ብር በቀላሉ እጁ ላይ አይገባም አባቴ እና ለብር ትንሽ ያለው አመለካከት ለየት ይላል። ሲያወጣም እንደዛው ነው ያው ቶሎ አያወጣውም ብሩን በተለይ እንደዚህ አሁን ልብስ ላይ ወይንም ደግሞ ሌላ ነገሮች ላይ የሚወጡ የሚወጡ ወጪዎች እንደ ብክነት አድርጎ ነው የሚቆጥረው። ምክንያቱም ለምሳሌ አንድ ሰው አንድ ልብስ ካለው በቃ ሲወጣ የሚለብሰው ልብስ ካለው በቂ ነው ብሎ ያስባል። እና ይመስለኛል ያው እንግዲህ የመጣበት ሁኔታ ሊሆን ይችላል እንደዛ እንዲያስብ ያደረገው። ምክንያቱም አንዳንድ ጊዜ ያው ቶሎ ወደ ኪሳችን ብር በቀላሉ የማይገባ ከሆነ። ሰዎችም እንደዛው ብር ለማውጣት በጣም ይቆያል ወይንም ደግሞ ወጪ ለማረግ በዛው ልክ ነው ብሩን የሚይዙት ማለት ነው። ከዛ አንፃር ይመስለኛል እንደዚህ ለተለያዩ ነገሮች የሚወጡ ወጪዎችን እንደ ብክነት አድርጎ ነው የሚያየው። ወይንም ለማውጣት ትንሽ ያዝ ያደርጋል። እና ልጅ እያለን ልብስ ግዛልን ስንለው ብዙም ደስተኛ አይደለም ማለት ያው በቃ አስፈላጊ አይደለም ብሎ ነው የሚያምነው። ከዛ ይልቅ ያው ባለው ነገር ምንድነው ብሎ የሚያስበው? የሰው ልጅ ከበላ ከጠጣ እና አንድ ልብስ ካለው ያን ልብስ ለብሶ መማር ማጥናት ነው ያለበት ነው የሚለው። ሌላው ነገር ደግሞ ያው በስራ በጣም ያምናል ያው ሰርቶ በመለወጥ ነው የሚያምነው እና ያው ስራ ረጅም ሰዓታትን ስራ ይሰራል። ያው የግብርና ስራ ነው በግብርና ስራ ነው የምንተዳደረው። እና የግብርና ስራ ይሰራል እኔም ያው ልጅ እያለው አብሬ ቤተሰቦቼን አግዛለሁኝ ከትምህርት ሰዓት ባለው ውጪ የግብርና ስራ ያው ወቅታዊ ስራዎች ናቸው። ወቅቱን ጠብቆ የሚመጣ ስራ ነው ያው አመት ከአመት አይሰራም። ግን ያው በዛ ወቅት ላይ ወይንም ደግሞ በዛ ስራ ባለ ሰዓት ላይ በተለይ ክረምትና የጸደይ ወራት ላይ በጣም ስራ የሚበዛበት ወቅት ነው። እና እኔም አብሬ እሰራ ነበረ ያው ግብርና ስራ ላይ አብዛኛውን ጊዜ ወንዶች ናቸው የሚሳተፉት። እኛ በቤታችን ውስጥ ያው ወንድ ልጅ ስለሌለ ሴቶች ነን እና ያው አብረን እንሰራ ነበረ የሆነ ውጪ ላይ ወጥተን የወንድ የሴት ስራ የሚል ነገር አልነበረም። እና የተለያዩ ነገሮች ለምሳሌ የእርሻ ማረስ አርስ ነበረ። ያው ሰው ሲጠፋ ተክቼ እሰራለሁኝ እና ግብርና ስራ ላይ የተለያዩ ስራዎች አሉ በቤተሰብ ሆነን እንደዛ እንሰራለን። አግዞ ማጋዝ ሊሆን ይችላል እርሻ ማረስ አረም ማረም። አጨዳ ብቻ ነው ያላጨድኩት ከግብርና ስራ ውስጥ እና ውቅያ መውቃት። በዛ ውስጥ ያው ትንሽ አድካሚ ነው ጉልበት ይጠይቃል ስራው አድካሚ የሆነ ስራ ነው። ብቻ ግን አሪፍ ነው ያው ጥሩ ነው ለጥንካሬ ቆንጆ ነው ከዛ በተረፈ ያለውን ሰዓት ከስራ የተረፈውን ሰዓት ጥናት እንድናጠና ነበር የሚመክረን እና በጣም ይከታተለናል። ጥናት ትንሽ ያው ስራ ሰርቶ ድካም ስሜት ስላለ ጥናት ለማጥናት ብዙ እንትን አንልም ነበር እና በጣም ይከታተለናል። እንድናጠና እና ሌላው ነገር ደግሞ ልጅ ሆነን አንብቡ ብሎ ያስነበበን ነበረ እሱ ቁጭ ብሎ ያው ያዳምጣል። እና እንደዛ በዙር ንባብ መጽሐፍ ይዘን

አዎ ልብስ እንግዲህ ልብስ በእጅህ ታጥባለህ ወይ ነው የሚለው ጥያቄው አዎ በደንብ ነው ልብስ በእጄ የማጥበው ያው ማሽን የለኝም። እና ልብሶቼን በእጄ የማጥበው ምንድነው? እሱ ልብስ ሳጥብ እከፋፍላለሁኝ። ለምሳሌ ያህል የ እንደዚህ ቀለል ያሉ ቦዲዎች ቦዲ ቲሸርቶችን ምናምን ለብቻ አደርጋለሁኝ። ሌላ ደግሞ ጠንከር ያሉ ሱሪዎች። እንደገና ደግሞ እንደዚህ ቀሚሶች ብቻ ተለቅ ተለቅ ያሉ ልብሶችን ለብቻ አደርጋለሁ። ከዛን ደግሞ ብርድ ልብስ አንሶላ ምናምን ለብቻ አደርጋለሁ በዛ መሰረት ከፋፍዬ አጥባለሁ። እንግዲህ ያው ሳጥብ ብዙ ጊዜ ሳሙና ነው የምጠቀመው። ደረቅ ሳሙና ያው አንደኛ ነገር ደረቅ ሳሙና ቆሻሻን በደንብ ለማስለቀቅ ይረዳናል የመጀመሪያውን ዙር በተለይ ደረቅ ቆሻሻን ለማስለቀቅ ደረቅ ሳሙና አሪፍ ነው። ብዬ ገምታለሁ ያው ስለሚፈ እላው ላይ ስለሚፈገፍግም። አንዳንድ እንደዚህ የቤት ልብሶች ማለት እንደዚህ የቆሸሹ ልብሶችን ለማጠብ በመጀመሪያው ዙር ደረቅ ሳሙናን እጠቀማለሁ። ያው ሌሎች ሰዎችም ደረቅ ሳሙናን ቢጠቀሙ አሪፍ ነው ብዬ ገምታለሁ። ቆንጆ የማስለቀቅ አቅም አለው። ከዛን የመጀመሪያውን ዙር እንደዛ ካጠብኩ በኋላ ሁለተኛ ዙር ላይ ላርጎ ወይንም ደግሞ ኦሞ እጠቀማለሁኝ። እንግዲህ ኦሞን ስናስብ በተለይ ለነጭ ልብስ በጣም አሪፍ የማንጫና የማፅጂያ አይነት ነው። ያው ኦሞ ማለት ዱቄት ሳሙና ነው። እና እሱን ተጠቅሜ ያው የተወሰነ ኦልሞስት ስትጠቀም ምንድነው? አረፋውን ከመታው በኋላ ልብሱን ከትቼ ዘፈዝፈዋለሁ። ማለት መዘፍዘፍ ማለት የተወሰነ አረፋ ውስጥ አስቀምጬ እተወዋለሁ ማለት ነው። ልብሱን የዛ ሰዓት ያው ይሄ የማጽዳት አቅሙ ከፍተኛ ይሆናል ውስጡ አረፋ ውስጥ ተዘፍዝፎ ሲቆይ። እና ያው በእጄ ነው የማሸው እጥበት እንግዲህ ያው የተለያየ አይነት አስተጣጠብ አለ። ሌላው ደግሞ ይሄ ብርድ ልብስ ትልልቅ ነገሮችን ሳጥብ። ያው እዛ ላይ ትንሽ ሳሙና ይከብዳል ለመምታትም ግን የተወሰነ ያህል እመታለሁኝ። ሳሙና ሌላው ነገር ምንድነው? የማደርገው ያው እንደዚህ ዝርግ የሆነ የብረትምጣድ ላይ አደርግና እላው ላይ ነው የምረግጠው ማለት ነው በእግሬ አጥባለሁኝ ማለት። ያው እንግዲህ ቆሻሻን ለማስለቀቅ ወይንም ደግሞ ለማሸት ብርድ ልብስ ትንሽ ከበድ ስለሚል ለማገላበጥም በእግሬ አጥበዋለሁ ማለት ነው። ያው በእግሬ አንድ ዙር ካሸወት በኋላ እሱንም በኦሞ ዘፈዝፈዋለሁ ያው መዘፍዘፍ በጣም አሪፍ ነው ብዬ እገምታለሁኝ። ምክንያቱም ቆሻሻዎችን ለመውጣት ወይንም ደግሞ ነጭ ለማድረግ ቆንጆ ሆኖ ይሄ ኬሚካሉ ስለሚመዘምዘው አሪፍ ይሆናል። እና እንደዛ አድርጌ ነው ልብሶቼን የማጥበው። ያው መጨረሻ ላይ እጨምቃለሁኝ በደንብ ከጨመቅኩ በኋላ አሰጣለሁ ማለት ነው ያው በፀሀይ ብርሃን ነው የሚደርቀው። ይታወቃል ያው ኢትዮጵያ ውስጥ ያው ሙሉ ለሙሉ ፀሀይ ብርሃን ምን ጊዜም ትኖራለች። ክረምትም ሆነ በጋ ስለዚህ ያው ፀሀይ ላይ ነው የማሰጣው። እና ማለት እንግዲህ ያው በባህላዊ ገመድ ይወጠራል ግራና ቀኝ ተወጥሮ ገመድ ዳርና ዳር እንጨት ከተመታ በኋላ ገመድ ይወጠራል እዛ ገመድ ላይ ነው የምናንጠለጥለው ማለት ነው። በዛ መልኩ እንግዲህ ያው ልብሱ ከደረቀ በኋላ ይገባል ማለት ነው። እና ያው የተለያዩ አይነት የማጠቢያ መንገዶች አሉ። እና እኔ ያው ይሄ ደረቅ ሳሙናን እና ኦሞን እጠቀማለሁ ብያለሁኝ ያው እንግዲህ አንዳንዴ ልብሶች በጣም ሊቆሽሹ ወይም ሊመነችኩ ይችላሉ። እንደምንሰራው ስራ አይነት እና እንደ ቦታው ሁኔታ ነው እንግዲህ በጣም የቆሸሹ ልብሶችን የተለያዩ የማንጫ መርዞች ልንጠቀም እንችላለን። ወይንም ደግሞ እንዲህ አላስፈላጊ ነገር የፈሰሰባቸው ምናምን ብቻ የሆነ ከለሪ ይዘው የተበላሹ ልብሶችን ማንጫ ልጠቀም እችላለሁኝ እንደየአስፈላጊነቱ ማለት ነው። ሌላው ደግሞ በእጄ በደንብ አሸዋለሁ። እላው ላይ ሳሙናውን ወይንም ኦሞውን እየመታው እዛ የመነቸከው ቦታ ላይ በደንብ አድርጌ በእጄ አሸዋለሁ። ይለቃልም አሁን እንደውም እኮ ከማሽን ለምሳሌ የማሽን እጥበት በጣም የመነቸከ ልብስ አያስለቅቅም። ምክንያቱም ማሽኑ አንድ ላይ ስለ

ምንድነው እሱ መስኮትን ክፍት ታደርጋለህ ወይ? ይላል ጥያቄው። አዎ መስኮቴን እከፍታለሁኝ። በተለይ ያው ጠዋት ስነሳ መስኮቴን ክፍት ማድረግ ከፍቼ መጋረጃ ገልጬ ማየት ወደ ውጪ ደስ ይለኛል። ያስደስተኛል ያ ነገር አንደኛ ነገር ያው የፀሀይ ብርሃንን አይበታለሁ ማለት ነው። እንደገና ደግሞ ወደ ክፍሌ ውስጥ ብርሃን ተጨማሪ ብርሃን እንዲገባ አደርጋለሁኝ። ሌላው ነገር ደግሞ ያው ታምቆ የቆየው አየር እንዲወጣ ያደርጋል ማለት ነው። ስለዚህ አዲስ የሆነ አየር እንዲገባ ይሆንልኛል። እና ከእንቅልፌ ተነስቼ ጠዋት መስኮቴን ከፍተዋለሁ መጋረጃዬን ገለጥ አድርጌም ወደ ውጪ የማየት ልምድ አለኝ። ያው በመሰረቱ ከአልጋዬ ትይዩ ነው ያለው መስኮቱ። እና ያው ስተኛ ማታ ስተኛ በመጋረጃ ስለሚጋረድ መስኮቱ ያው አይታይም ወደ ውጭ ምንም ነገር ማየት አልችልም። ግን ያን ነገር የማደርገው ጠዋት ከእንቅልፌ ስነሳ ነው። የምከፍተው እና ልማድ ሆኖብኛል። ይሄን ነገር ማድረግ ተነስቼ ወደ መስኮቱ ሄጄ መስኮቱን ከፍቼ መጋረጃውን ወደዛ ሰብስቤ የማየት ልምድ አለኝ። እንደገና ደግሞ ከዛ በተጨማሪ ቀንላይ ምናምን ያው እንደዛው የተወሰነ ገረበብ አድርጌው ነው። የማስቀምጠው ምክንያቱም አንዳንድ ጊዜ ያው እንትን ይታመቃል። ለምሳሌ አንድ ክፍል ዝግት ተደርጎ ሲቆይ አየር የማያስገባ ከሆነ አየሩ እዛው ላይ እንዳለ ስለሚታመቅ። ምንድነው? የማደርገው የተወሰነ መስኮቱን ገረበብ አደርገዋለሁ ማለት ነው። እና ያው ንፋስ የውጪው ንፋስ ወደ ውስጥ እንዲገባ ያግዛል ማለት ነው። ያንን ማድረጌ ሌላው ነገር ደግሞ ያው ወደ ውጪ ለማየት ስፈልግም አንዳንድ ጊዜ አልጋዬ ላይ ሆኜ ውጪውን መመልከት ከፈለኩኝ። አልጋ ላይ ቁጭ ብዬ አሁን መጋረጃውን ገልጬ መስኮትን ከፈት አድርጌ አየር እየተቀበልኩኝ በዛውም ወደ ውጪ አያለሁ ማለት ነው። ሌላው ነገር ደግሞ ያው መስኮቱ ስር ወንበር አለ እና ወንበሩ ስር ደግሞ እንደዚህ ጠረጴዛ ነገር አለ። ያን ለምንድነው የምጠቀምበት? ለማንበብ እጠቀምበታለሁ። እና ሳነብ ብዙ ጊዜ ያው መስኮት ስር ሆኜ ነው የማነበው። ምክንያቱም ለምሳሌ በሩን በሬን ዘግቼ የቤቱን በር ዘግቼ መስኮቱን እከፍተውና ከዛን እዛ ወንበር ላይ ቁጭ ብዬ በመስኮቱ ትይዩ ስለሆንኩኝ የተለያዩ መጽሐፎችን አነባለሁ። ሌላ ደግሞ የምጽፈው ነገር ካለ እዛ ላይ ቁጭ ብዬ ነው ያው ጠረጴዛ ፊትለፊት ስላለ ጠረጴዛ መስኮት ስር ሆኜ እዛ ላይ ሆኜ አንዳንድ ማስታወሻዎችን አገላብጣለሁ የሚጻፉ ነገሮች ካሉ እጽፋለሁኝ። እንደገና ያው የግል ማስታወሻዎችንም እዛ ላይ ሆኜ ለማየት እና ቼክ ለማድረግ በጣም ይመቸኛል ያን ቦታ ለምንድነው የምመርጠው? አየር በመስኮት ስለሚገባ በጣም አሪፍ የሆነ ስሜትን እየሰጣል። ማለት የተወሰነ ያው ንፋስም ማለት ብዙ ንፋስ አይኖርም። በቃ ይሄ ጤናማ የሆነ አየር እንዲገባ ወደዛ ውስጥ ወደ ክፍል ውስጥ ስለሚገባ በጣም አሪፍ ነው በቃ። አጠቃላይ የሆነ ጥሩ የሆነ ስሜት እንዲሰማኝ ያደርጋል ማለት ነው። መስኮቱ ክፍት መሆኑ። ያው የ ይሄ የበሩንም በሩን ብዘጋውም የቤቱን በር ብዘጋውም መስኮቱ ክፍት ስለሆነ አየር እንዲወጣና እንዲገባ ያደርጋል ማለት ነው። አንዳንዴ ክፍል ውስጥ ምንድነው? አየር ይታመቃል አንዳንድ ጊዜ ያው ሙቀት ካለ ለምሳሌ የተወሰነ ምቅ ያለ አየር ስለሚኖር። መስኮት ደግሞ ለዚህ ለዚህ ያው በጣም አሪፍ ነው ብዬ አስባለሁ። እና ያው እዛ ጋር መስኮት ስር ቁጭ ብዬ የተለያዩ ጽሁፎችን ማስታወሻዎችን አገላብጣለሁኝ አያለሁ ያው አንዳንዴ ማስታወሻ መጽሐፍ ብቻ ሳይሆን የተጻፉትንም ነገሮች አያለሁኝ። እንደገና ደግሞ ያው ምን መስራት እንዳለብኝ ለማቀድ ሳስብ እዛ ጋር ተቀምጬ የቀጣይ ስራዎቼን ለማቀድ በጣም ይረዳኛል። እና እዛ ጋር ተቀምጬ ቀጣይ ላይ ያሉት ስራዎችን አቅዳለሁ ማለት ነው። ያው በዛ መልኩ እጠቀምበታለሁ

እሺ ጥያቄው ምን ይላል? ምን አይነት ቦርሳ ትጠቀማለህ ይላል እንግዲህ የተለያየ አይነት ቦርሳዎች እጠቀማለሁኝ። ቦርሳዎችን የምጠቀመው እንደምሄድበት ቦታ እና እንደየአለባበሴ ሁኔታ ይለያያል። ለምሳሌ ያህል እነዚህን ለመዘርዘር ስሞክር። የምሄድበት ቦታ እቃ መያዝ የሚያስፈልገኝ ከሆነ ወይንም ደግሞ እቃ ይዤ የምሄድ ከሆነ ትንሽ ተለቅ ያለ ቦርሳ እይዛለሁኝ። ያ ማለት የምይዘውን እቃ ሙሉ ለሙሉ እንዲከትልኝ ወይንም ደግሞ ሙሉ ለሙሉ ቦርሶ ውስጥ ከትቼ እንድሄድ የሚያግዘኝ ነገር። ለምሳሌ ልብስ መያዝ ከ ልብስ መያዝ ካለብኝ እንደገና መቀየሪያ ጫማ የተለያዩ ነጠላ ጫማዎች ሊሆኑ ይችላሉ። ፒጃማ ሊሆን ይችላል የቤት ውስጥ መቀየሪያ ቢጃማዎች እና ብቻ የተለያዩ። ጨርቃ ጨርቅ ነገሮች ወይንም ደግሞ ለሰዎች ይዤ የምሄደው የተለያየ እቃ ሊሆን የስጦታ እቃ ሊሆን ይችላል ብቻ። እንደዛ ያሉ ነገሮች ሲኖሩ ትንሽ ከፍ ያለ ቦርሳ እይዛለሁ ማለት ነው። ሌላው ደግሞ እንደዚህ ለምሳሌ መዝናኛ ቦታ ላይ ዝም ብዬ ወጣ ብዬ ተዝናንቼ ለመመለስ በአጭር ጊዜ ውስጥ ከሆነ ደግሞ አነስተኛ ቦርሳ ነው የምይዘው ያንን ቦርሳ ስይዝ ያው እሱ እንደየአለባበሴ ይለያያል። ምክንያቱም አንዳንድ ጊዜ ያው ቦርሳ ለመያዝ አለባበስ ወሳኝነት አለው። ያ አለባበሳችን እንደዚህ ሚኒ ጉርድ ምናምን ቀሚስ አይነት ነገር ከሆነ ምንይዛቸው ቦርሳዎች ከዛ ጋር የሚሄድ አይነት ቦርሳ እጠቀማለሁ ማለት ነው። ያው ግዴታ ማች መሆን የለበትም ማለት ተመሳሳይ ከለር መርጬ ምናምን እንደዛ አልጠቀምም። ግን ደግሞ እምይዘው ቦርሳ ከዛ ነገር ጋር የተወሰነ እንትን ማች ይሄ ምንድን ነው? ተመጣጣኝ የሆነ ነገር ሲታይ አብሮ የሚሄድ አይነት ነገር እይታ አጠቃላይ እይታው ሲታይ ማለት ነው ከለሩ ባይመሳሰልም ግን አጠቃላይ እይታው ሲታይ አብሮ የሚሄድ አይነት ነገር ለአይን የማይረብሽ ነገር። እንደገና ደግሞ ለኔ ምቾት ያለው ነገር ከሆነ እይዛለው ማለት ነው። ያው ቦርሳ ለምንድን ነው የሚያዘው የሚለውን ነገር? ስናይ ደግሞ አንደኛ ነገር ያው ከቤት ስንወጣ የተወሰነ ለታክሲ ወይንም ደግሞ ብቻ ለሚያስፈልገን የሚሆን ነገር ገንዘብ ለመያዣ ያገለግላል። ሌላው ደግሞ ያው አሁን ላይ ስልክ ሁሉም ሰው በሚባል ደረጃ የስልክ ተጠቃሚ ነው። እና ስልክ ይይዛል። ስለዚህ ስልክ ስልኬን የሚከትልኝ አይነት ቦርሳ መሆን አለበት። በዋናነት ይሄ ስልኬን የሚከትልኝ አይነት ቦርሳ መሆን አለበት። ሌላው ደግሞ ያው ከቦርሳዬ ውስጥ ለምሳሌ ቻፒስቲክ ልይዝ እችላለሁ። ቻፒስቲክ ስል ግዴታ ከለር ምናምን ያለው ነገር ሳይሆን ከለር የሌለው ነገር ሆኖ ግን በቃ ከንፈርን የሚያለሰልስ ነገር። እይዛለሁኝ። ከዛ በተጨማሪ ደግሞ ያው አንዳንድ ጊዜ እስክቢርቶ እይዛለሁ ብዙ ጊዜ እስክቢርቶ ቦርሳዬ ውስጥ መያዝ። ደስ ይለኛል ምክንያቱም አንዳንድ ማስታወሻዎችን መያዝ ብንፈልግ ለምሳሌ ስልክ ሊዘጋ ይችላል ብቻ እስክቢርቶ መያዝ በጣም ይመቸኛል። እኔ በግሌ ውስጥ እስክርቢቶ እይዛለሁ ወይም ቦርሳዬ ውስጥ ማለት ነው። እንግዲህ ከዛ ባለፈ ደግሞ ያው እንደየ ወቅቱ ሁኔታ ሊለያይ ይችላል አንዳንድ ጊዜ ያው ሞዴስ እይዛለሁኝ። እና እነዚህን ነገሮች ማለት እነዚህ ያው ትንንሽ ነገሮች ናቸው። አነስ ያለ ቦርሳም ያው ይይዛል ብዬ እገምታለሁ። ያን ነገር ከዛ ግን ለምሳሌ ስልክ ከመያዝ ያነሰ ቦርሳ አልጠቀምም። ማለት የምይዘው ቦርሳ ግዴታ ስልኬን የሚከት አይነት ቦርሳ መሆን አለበት። ከዛ ያነሰ ቦርሳ አልይዝም። ስልኬን የማይዝ ቦርሳ አልይዝም ስልኬ ውስጡ የማይገባበትን ቦርሳ ማለት ነው። ምክንያቱም ያው አንደኛው ቦርሳው በጣም ትንሽ ነው ሁለተኛው ምንም ነገር አልይዝበትም ማለት ነው። ስለዚህ የሶስተኛ ነገር ደግሞ ስልኬ በእጄ ነው የሚሆነው ማለት ነው። እኔ ደግሞ ያው በባህሪዬ ምንድን ነው? ቦርሳ ከያዝኩ ሁሉም ነገር ቦርሳ ውስጥ ክትት ማለት አለበት። ሌላው ነገር ደግሞ ቦርሳው የራሱ የሆነ ደህንነት ያለው ቦርሳ አይነት ነገር ነው የምጠቀመው። ከዛ በተጨማሪ ማለት ነው።

ምን ይላል ጥያቄው እንደገና ጥቅም ላይ ማዋል ታደርጋለህ? ማለት እቃዎች አዎ አደርጋለሁኝ አንዳንድ እቃዎችን መልሰው ጥቅም የሚውሉ እቃዎች አሉ። ያው በቤት ውስጥም ብዙ እቃዎች መልሰን ጥቅም ላይ አውላለሁኝ። ለምሳሌ ያህል ብናይ የውሃ ማሸጊያ ሃይላንዶች ከግማሽ ሌትር ወይም ደግሞ ከሩብ ሌትር አንስቶ እስከ ትልልቅ ጃሮች እስከ ሃያ ሊትር ሃያ አምስት ሊትር የሚሆኑ ሃይላንዶች አሉ። እና እነዛን ሃይላንዶች ከተጠቀምኩ በኋላ አልጥላቸውም። አንደኛ ነገር ያው ውሃ እየቀዳሁባቸው የተወሰነ ጊዜ እጠቀምባቸዋለሁ። ቤት ውስጥ ከቧንቧ ውሃ እየቀዳው እጠቀምባቸዋለሁ። እንደገና ደግሞ እንዲህ ትልልቆቹን ደግሞ ውሃ ለማስቀመጫ ምናምን አደርገዋለሁ። እና ውሃ ይይዝልኛል ማለት ነው። ሌላው ነገር ደግሞ ምን አደርጋለሁኝ? ለምሳሌ እቆርጠዋለሁ በተለይ ትልቁን ግማሽ አካባቢ ላይ እቆርጠውና አፈር እሞላበታለሁ። ከዛን አፈር ከሞላሁበት በኋላ የተለያዩ አነስ አነስ ያሉ አታክልቶችን ችግኞችን እተክልበታለሁ ማለት ነው። ያው እነሱ ምንድነው ለውበትነት ያገለግላል። እንደ ውበትነት የሚገለግል እንደዚህ በረንዳ ላይ ምናምን አስቀምጣለሁኝ ማለት ነው። ሌላው ደግሞ ያው የተለያየ ጄሪካን የዘይት ጄሪካኖች አሉ። እነሱም ያው በተመሳሳይ መልኩ ነው የዘይት ጄሪካን ታጥቦ ከተጸዳ በኋላ ውሃ ለመቅጃነት እጠቀምበታለሁ ማለት ነው። እንደውም ይሄ በሰፊው ኢትዮጵያ ውስጥ ይስተዋላል ጄሪካኑም እንደገና ከዛ በዘለለ ይሸጣልም። ለዘይትነት ካገለገለ በኋላ ለውሃ መቅጃነት በዋናነት ይሸጣልና በጣም ብዙ ሰው ይጠቀምበታል እንደዚህ ውሃ ለመቅጃነት። ሌላው ደግሞ የተለያዩ ቆርቆሮዎች ወይንም ደግሞ የተለያየ ምግብ የፋብሪካ ውጤት ምግቦች ታሽገውባቸው የሚመጡ ቆርቆሮዎች አሉ። እነዛን ቆርቆሮዎች ከተጠቀምኩ በኋላ አልጥላቸውም። ምክንያቱም ተመልሰው ፋብሪካ ውስጥ ገብተው በፋብሪካ ፋብሪኬት ሆኖ ለተያየ አገልግሎት ይውላሉ። ከዛ በዘለለ ደግሞ ያው እነዛን የሚሰበስቡ አካላ ስላሉ ለእነሱ እሰጣቸዋለሁ ማለት ነው። አስቀምጬ ሰብስቤ እሰጣቸዋለሁ ለነሱ ማለት ነው። ቆርቆሮዎቹን እንደገና ደግሞ አሁን እነኚህ ቆርቆሮ በዘለለ ያው ያው የውሃ ሃይላንድ እንደገና ደግሞ የተለያዩ ፕላስቲክ ውጤቶች የሆኑ ለምሳሌ ሳፋ ሊሆን ይችላል ሳህል ሊሆን ይችላል ብቻ ከፕላስቲክ የተሰሩ ባሌ ማይካ ምናምን ሊሆኑ ይችላሉ። እነዛ ነገሮች ያው የሆነ ወቅት ላይ ይበላሻሉ ወይም ደግሞ ይሰነጠቃል እና ያው ከመደበኛ አገልግሎት ሊወጣ ይችላል። እንግዲህ ያ የተሰነጠቀው ነገር ለምሳሌ ባሊ ከሆነ እሱም እንደዚህ አፈር ተሞልቶበት ለተለያዩ አታክልቶች መትከያ ይሆናል። እንደዚህ ያው ትልልቅ አታክልቶች ሳይሆን አነስ አነስ ያሉ በባህሪያቸው አነስ ያለ አታክልት ለመትከያነት ይውላሉ። ለእንደዛ አገልግሎት እጠቀምባቸዋለሁ። እና ከዛ ባለፈ ደግሞ በተለያየ በመድሃኒትነት ወይንም ደግሞ ይሄ በመድኃኒት ምናምን የሚመጡ ታሽጎ የሚመጡ ፕላስቲኮች አሉ ጠንካራ የሆኑ እነዛ ላስቲኮች ደግሞ ለተለያየ ለቅመማ ቅመማ ማስቀመጫለነት ቤት ውስጥ እጠቀምባቸዋለሁ ያው ተገቢውን የሆነ ጽዳት ከተጸዱ በኋላ ለተለያየ እቃ ማስቀመጫነት አገልግሎት ላይ ይውላል ማለት ነው። እና ያው እነዚህ ማለት እንትን ያሉ እቃዎች አንዳንዴ አንዳንድ እቃዎች ከዋና አገልግሎታቸው በተጨማሪ ሌላ አገልግሎት እንደውም ለረጅም ጊዜ ሊያገለግሉ ይችላሉ እነዚህ ነገሮች። እንደገና ደግሞ ያው አንዳንድ ፕላስቲኮች ስብርባሪ እንደዚህ በእቃዎች ተሰብረው ምናምን ሊሆን ይችላል። ማይካ ለምሰሌ የውሃ መጠጫ አጃር እንደዚህ ተሰብሮ ማንቆርቆሪያ የፕላስቲክ ማንቆርቆሪያዎች እነዛ ነገሮች ደግሞ ምንድነው የማደርገው ያው ሰብስቤ አስቀምጬ ለእነዚህ ይህንን ብቻ የሚሰበስቡ ያው ቁራሌው ነው የሚባለው። እኛ ጋር በተለምዶ በተለምዶ ያው አሮጌ እቃዎችን እየሰበሰበ ወደ ማቅለጫ ለሚያስገቡ ሰዎች ይሸጣሉ ማለት ነው። ያው እነዚህ ነገሮች ደግሞ ያው መልሰው ወደ ማቅለጫ ገብተው ተመልሰው ለሌላ ግልጋሎት ስለሚውሉ

ዋይፋይ ትጠቀማለህ ይላል? አዎ በደንብ ነው ዋይፋይ የምጠቀመው። እንግዲህ እኔ ሰዎችም ዋይፋይ እንዲጠቀሙ ወይንም ደግሞ ዋይፋይ እንዲያስገቡ እመክራለሁኝ። ምክንያቱም የዋይፋይ ክፍያ እና አሁን ላይ ኢትዮ ቴሌኮም የሚያስከፍለው የካርድ ወይንም ደግሞ መደበኛ አይኤ ካርድ የመሙላት የዳታ ክፍያ በጣም ይለያያል እና ከዚህ አንፃር ዋይፋይ በጣም ጠቃሚና አስፈላጊ ነው። ብዬ አምናለሁ ምክንያቱም በጣም የገንዘብ ቁጣቢ ነው። ከዛ አንፃር ሰዎች ዋይፋይ ቢጠቀሙ አሪፍ ነው ብዬ አምናለሁ። ማለት ዋይፋይ የተለያየ የሆኑ ፓኬጆች ወይንም ደግሞ የተለያየ የዋይፋይ አገልግሎቶች አሉ። ለምሳሌ እኔ ከምጠቀመው አገልግሎት አንዱ ያው ዝቅተኛውን የሆነ የመስመር የዋይፋይን በመስመር የሚሰራው ዋይፋይ የእሱን አገልግሎት ነው። እና ክፍያ የምከፍለው በወር አንዴ ነው። ያው ሁሌም በወር አንድ ጊዜ ክፍያ ይከፈላል። የክፍያ ሰዓት ሲደርስ ያው ዋይፋይ እንትን ኢትዮ ቴሌኮም ይልካል ማለት ነው። ምንድነው? መልእክት ይልካል በስልክ በተመዘገበው ስልክ እና ያንን አይቶ ክፍያው ይከፈላል ማለት ነው። ምንድነው? እዚህ ጋር ልዩነቱ ብዬ የማስበው አንደኛ በዳታ ስንጠቀም አሁን ለምሳሌ ስልካችንን ከፍተን የተለያየ ቪዲዮ ልንጠቀም እንችላለን። ያን ቪዲዮ ዳውንሎድ ለማድረግ ከዛም በኋላ ጨርሶ እሱን ያንን ነገር አስተካክሎ እስከማየት ድረስ ያለው ከፍተኛ የሆነ የክፍያን የሚጠይቀው ማለት ነው ያው ብዙ ብር ይበላል ማለት ነው። ይሄ በኖርማል በመደበኛ የዳታ አገልግሎት ያንን ምንጠቀም ከሆነ በጣም ብዙ ብር ነው የሚወስደው። ከዛ አንፃር የመስመር ዋይፋይ ምንድነው እሱ አንደኛ ክፍያው የቱንም ያህል ብንጠቀም ተመሳሳይ ነው። አንድ ነው ክፍያው ሁለተኛ ነገር ደግሞ የፈለግነውን ነገር በማንኛውም ሰው ዳውንሎድ ማድረግ እንችላለን። ዳውንሎድ አድርገን የትኛውንም ቪዲዮ ማየት እንችላለን። እና የፈለገንን ነገር በማንኛውም ሰዓት የኢንተርኔት አገልግሎት ስንፈልግ ያንን አገናኝተን መጠቀም እንችላለን ማለት ነው። እና ከዚህ አንፃር ያው ይሄ ዋይፋይ በጣም አስፈላጊ ነው ማለት ነው። እና ያው ሰዎችም ዋይፌን ቢጠቀሙ በጣም አሪፍ ነው። እንግዲህ ዋይፋዬን ስናነሳ የተለያየ መደብ ዋይፋይ አለ። ይሄ አሁን ዝቅተኛው የራሱ የሆነ የሚለቀው ሜጋባይት ፍሪኩዌንሲ ምናምን አላቸው እነሱ ከዚህ ደግሞ ከእሁድ በሁለተኛ ደረጃ ደግሞ አለ ከፍተኛ ያው በዛ ይሄ ከእሱ ባስገባንበት ስናስገባ ባለው በገንዘብ ልክ ይወሰናል። ሌላው ነገር ደግሞ ያው የተለያዩ የዋይፋይ አገልግሎቶች አሉ። ለምሳሌ እኔ የምጠቅመው የመስበር ዋይፋው ነው። ማለት በመስመር ላይ መጥቶ ከዚህ ካለው ከእቃው ወይም ከዲቫይሱ ጋር ተገናኝቶ የሚሰራ ማለት ነው። ሌላው ደግሞ በሲም መልኩ የሚሞላው ዋይፋይ አለ። እሱም የራሱ የሆነ የመነሻ ገንዘብ ተመን አለው። አላውቅም ማለት ስንት እንደሆነ ብዙ መረጃው የለኝም። ግን መነሻ ተመናለሁ እሱ ደግሞ ሲም ላይ ነው የሚሞላው ሲም ላይ ከተሞላ በኋላ ያው መገልገል ይቻላል ማለት ነው። ወር እስከሚሞላ ድረስ አይዘጋም። እና ወር ሲሆን ያው የክፍያ እንትን ይልካል ማለት ነው። ከዛ ደግሞ ሌላው ለምሳሌ እንደዚህ በእጅ ተይዞ የሚኬድ ወይንም ደግሞ ከሞባይ ሊያነሰች ዲቫይስ አለች። እሷም የሞባይል የዋይፋይ አገልግሎት ነው የምትሰጠው ዲቫይሷ በጣም ትንሽ ነች ከቦታ ቦታ ትንቀሳቀሳለች። ኪስ ውስጥ ሰው ኪስ ውስጥ ከቶም መሄድ ይችላል። እና ልክ እንደ ዋይፋይ አገልግሎናው የምትሰጠው ማለን ነው። እሷም እና ያው የተወሰነ ግን ይሄ ይቺኛዋ ይቺኛዋ ዲቫይስ ስትሆን የገንዘብ መጠሩን ከፍተኛ ነው ማለት ነው። ከመስመሩ ከመስመር ዋይፋይ የገንዘብ መጠኑ ከፍተኛ ይሆናል። ይመስለኛል ያው ከፍተኛ የሆነበት ምክንያት አንደኛ በእጅ ተይዛ ማንኛውንም ቦታ ላይ መንቀሳቀስ ስለምንችል ይመስለኛል። ምክንያቱም በእጃችን ይዘን ስራ ቦታ ልንሄድ እንችላለን። የተለያየ ካፌ ወይ ሬስቶራንት ላይ ስንል ሊሆን ይችላል ብቻ።